ቤተሰብ? ምን ያህል ጊዜ ይሰበሰባል ይላል ጥያቄው እንግዲህ ቤተሰብ የሚሰበሰብበት ራሱን የቻለ ጊዜ አለው። ሁለቴ ሶስቴ ቤተሰብ ይሰበሰባል። የሚሰበሰበው ግን በምን ጉዳይ ነው? ለምንድነው ሲባል በዓል ለማክበር ነው። ቤተሰብ የሚሰበሰበው እኛ ጋር። የመጀመሪያውና ትልቁ በዓል ማዕዚያ ነው። ለፋሲካ ለፋሲካ እጅግ በጣም ብዙ ቤተሰብ አንድ ላይ ይሰበሰባል። ብዙ ይሄ የበአል ትውስታዎች ያሉበት ጊዜ ነው ፋሲካ ማለት ነው። ሚያዚያ ላይ ከዛ በመቀጠል የካቲት ጊዮርጊስ ወይም ደግሞ የካቲት ሃያ ሶስት ላይ እጅግ በጣም ብዙ ቤተሰብ አንድ ላይ ይሰበሰባል። ይሄ ማለት ያው ጊዮርጊስ ይመጣሉ በዛውም ደግሞ ቤተሰብ ለመጠየቅ ስለሚሄዱ። የካቲት ጊዮርጊስ በጣም ብዙ ሰዎች የሚሰበሰቡበት የሚጫወቱበት ኢቭን ስለ ስራ ራሱ ሊያወሩ የሚችሉበት ጊዜ ነው። ከዛ በተጨማሪ ለአዲስ አመት ቤተሰብ አንድ ላይ ተሰብስበው የሚወያይበት አዲስ አመትን የሚያቅድበት ብዙ እቅዶችን ወይም ደግሞ ብዙ አንድ የሆኑ የጋራ ስራዎችን የሚያስኬዱበት እንዲሁም ደግሞ ያለፉ ታሪካቸውንም እያስታወሱ የሚደሰቱበት። በቃ ይሄ የቤተሰባዊ የሆነ ግንኙነታቸውን የሚያሳድጉበት ጊዜ ነው። ስለዚህ ቤተሰብ ይሄን ያህል ጊዜ እንሰበሰባለን ብሎ ሳይሆን ያው በአመት ሁለትና ከዛ በላይ በሆኑ ጊዜያቶች ላይ ተሰብስበው ስለተለያዩ አጀንዳዎች ያወራሉ ይወያያሉ ይመካከራሉ የተጣላ ካለ ያስታርቃሉ። ይሄ በጣም ትልቅ ደስታ ነውና በዚህ መልኩ ይሰበሰባል